ባዶ እግር መራመድ ታውቃለህ ወይ? ይላል ባዶ እግሬ ያው መራመድ አውቃለሁ ብዙ ጊዜ በባዶ ግሬ ተራምጀ አውቃለሁ ብዙ ኪሎ ሜትሮችን ድረስ እስከ መሄድ ድረስ ጃርማ እና በባዶ እግሬ መራመድ አቅሙም ችሎታውም አለኝ ማለት ነው። ማዶ ያው ያደኩበት በገጠር ክፍለ ሀገር ላይ ስለሆነ ክፍለ ሀገር ደግሞ አሁን አስካሁን ድረስ ላይ ባዶ እግር ስራ የሚወጣው ባዶ ግር ነው። እርሻ ሲከድም አጨዳ ሲከድም የላም ነገር ክረምት ላይም እንደዚያው ባዶ ግር እና ባዶ ግር ያው እኛ ላይ የተለመደ ነው። አሁንም ድረስ በባዶ እግራችን እንቀሳቀሳለን ማለት ነው። እና ባዶ እግራችንን ለምሳሌ ወደ እርሻ ስንሄድ ክረምት ነው ክረምት ላይ ጭቃ ይሆናል። ጫማችን አውልቀን ወደ እቃችን ይዘን እንወጣለን ከዛ ባዶ ግራችን ስንሰራ እንውልና እንመለሳለን ማለት ነው። ማታ ያው ይሄ ይለማ የተለመደ ነገር እንዴ? እና እንዲሁም ብዙ ጊዜ ባዶ እግራችን ነው እዛ ክፍለ ሀገር ላይ የምናሳልፈው ማለት ነው። እንደዚህ በራያም ሲሆን አንባባ ጫማ ተደርጎ አይገባም በማዶ ግር ስናበራይ እንውላለን። በኋላ ማታ እንደዝው ያን ጫማችን ለብሰን ደግሞ ወደ ቤታችን እንሄድአለን ማለት ነው። ግን ስራ ውስጥ ላይ በባዶ እግራችን ነው ገብተን የምንሰራ ማለት ነው። ይየው በኛ ሀገርም ይኸው የተለመደ ምክንያቱም ጫማ ተለብሶ ስለማይመች ነው ማለት ነው